ዛሬ የአየር ሁኔታው እንዴት ነው ነው የሚለው? ዛሬ የአየር ሁኔታው በጣም ቆንጆ ነው። በሞቃታማ አይባልም ቀዛቃዛም አይባልም መካከለኛ የአየር ንብረት አለ። ይሄ የአየር ንብረት ደግሞ ጥሩ የሆነ መልእክት ያስተላልፋል አንዳንድ ጊዜ በሌሊት ላይ በጣም የሚቆም የሚሞቅበት ሁኔታ አለ እንደዚህ ሲሞቅ ደግሞ ሊዘንብ ይችላል። ለበርግጥ ላይዘንብ ይችላል ግን አንዳንድ የሚከብድ አየር አለ ዛሬ ግን ብዙም የልታወቀኝ የአየር ንብረት ነው ለስለስ ያለ ነው። እና ደግሞ የአየር ንብረት እንደዚህ ውስጥ ላይ ብቻ በቤታችን ውስጥ አይተነው መለየት አንችልም ምክንያቱም ቤታችን ሁልግዜ አየር የማስገባ ከሆነ መለየት ማወቅ አይቻልም። በምንድነው አየር የሚያስገቡ በሮች ግቢውን ደጁን አይተን መወሰን የምንችለው ነው? ከዚህ በተጨማሪ እንግዲህ የውጪ አሁን ይሄ ቤቱ ጥላ ስለሚያጠላበት በጥላ ስር ስለሆነ ያለው የአገር ንብረቱን መለየት ላይ ላይቻል ይችላል ምክንያቱም ሁልጊዜም ፀሀይም ሆነ ዝናብም ሆነ በጥላ ስር ነው። የሚውለው ስለዚህ ብዙም ፀሀይ የሆነ ሰዓት ላይ ለይ ይችላል ቅዝቃዜ ሲሆን ትንሽ ቅዝቃዜው ከፍ ሊል ይችላል እንጂ። ብዙም የ የአየር ንብረቱ በተለያየ ቁጥር ቤት ውስጥ በር ካልከፈትን ልዩነቱን ማወቅ ሊከብድ ይችላል ማለት ነው። ሌላው ምንድነው? እንግዲህ የአየር ንብረት ጋራ በተያያዘ የአየር ንብረቱን ማወቃችን ለአለባበሳችን ትልቅ አስተዋጽኦ አለው ማለት ነው። ግዴታ ውጪ ወጥተን ተከታትለን አይተን ወይም ደግሞ የሜትሮሎጂ የአየር ንብረት ዘገባዎችን ማዳመጥ ግድ ይለናል ማለት ነው። ለምን ለምንድነው እንደዛ ያልኩት? የአየር ንብረቱን አይተን ልብሳችንን ስንለብስ ካየር ግን ሁኔታ የምሄድ አየር ሁኔታ ጋራ የሚሄድ የልብስ አይነት ለመልበስ ማለት ነው ጫማም እንደዛው ከአየር ሁኔታው ጋራ የሚሄድ ጫማ ለመልበስ ያስችለናል ማለት ነው። ሌላው በትተጨማሪ እንግዲህ የየአየር ሁኔታውን ማወቅ የሚጠቅመን አሁን ለምሳሌ እኔ በአደኩበት አካባቢ ወይም ደግሞ በገጠር አካባቢ የአየር ንብረቱን ቀድሞ ማወቅ ለምን ይጠቅማል? እርሻ ለማረስ ዘር ለመዝራት ይጠቅማል ማለት ነው ነው አሁን ለምሳሌ ዝናብ እንደሚዘንብ ከታወቀ ቀድሞ ቶሎ ቶሎ መሬቱን በእርሻ ካለሰለሰ በኋላ ቶሎ ልክ ዝናቡ እንደዘነበ ወደ ዘር ለመግባት ያስችለዋል ማለት ነው። ስለዚህ የአየር ንብረት ቀደም ብሎ ማወቅ በኢትዮጵያ በዚህ በአገባዊ ኢትዮጵያ የገጠሩ ወይም ደግሞ በግብርና ላይ ተሰማርቶ ላሉ ሰዎች በጣም ትልቅ ሚናን ይጫወታል ማለት ነው። ስለዚህ ምንድነው? መደረግ ያለበት ሁሉም የ ሁሉም ሁሉም የጋዜጠኛ ወይም ደግሞ የዜና ማህበሮች እነዚህ የአየር ንብረት አጠናንና የሜትሮሎጂ ኤጀንሲዎችን በደንብ እነሱ ላይ መስራት ያስፈልጋል ማለት ነው። ምክንያቱም በኢትዮጵያ ውስጥ የግብርናው የግብርናው ወይም ደግሞ የገበሬው ቦታ ሰማንያ በመቶ ስለሆነ ማለት ነው። ምክንያቱም ሃያ ፐርሰንቱ ብቻ ነው ንግድ ላይ ተሰማርቶ የሚገኘው ሰማኒያ ፐርሰንቱ የኢትዮጵያ ህዝብ በግብርና ነው የሚተዳደረው ተብሎ ነው የሚታስበው ምክንያቱም ስናየው የሚበዛውም የገጠሩ የቆዳ ስፋቷን ስናይ ከተማ ውስጥ ስንት ደቂቃ ነው የምንጓዘው ለምሳሌ በመኪና ከአንድ ከዚህ ከመሃል ሀገር ከአዳማ ተነስተን ለምሳሌ እኔ ቡሌ ሆራ ሄጄ አውቃለሁኝ። እዛ ለመሄድ ስንት ሰዓት ስንት ሰዓት በገጠር ውስጥ ተጉዣለሁ ስንት ሰዓት ደግሞ በከተማው ተጉዣለሁ የሚለውን ስናይ በጣም ይለያያሉ። በከተማው በከተማው ውስጥ ለአስር ወይም ለሃያ ደቂቃ ብንጓዝ ነው በገጠር ውስጥ ግን ለአራት ሰዓት እንደ ሶስት ሰዓት ለሁለት ሰዓት የሚፈጁ ምንም የሌለበት ምድረ በዳ አለ። እንግዲህ ይሄ የአየር ንብረት ዘገባው ራሱ ለእነሱ ማድረስ በጣም ከባድ ነው የሚሆነው በሬዲዮን ካልሆነ በስተቀር እና በባትሪ የሚሰሩ ሬዲዮኖችን የአየር ንብረ ሁኔታዎችን ማጥናት በጣም ወሳኝነት አለው ለሁሏችን። ይሄንን ማወቅ ውጤታማ ያደርገናል ለመስኖ ስራዎችም በጣም ትልቅ አስተዋጽኦ ይኖረዋል ማለት ነው። የአየር ንብረቱን ማወቅ